ቡና መፍጨት ታውቃለህ አዎ ቡና መፍጨት እችላለሁ ብዙ ጊዜ ቡና እፈጫለሁ። ቡና በጣም ምርጥ ነው ያነቃቃል። ሰላም ይሰጣል። ለአንዳንድ ነገሮች ለድብርትም ምናምን በጣም አሪፍ ስለሆነ ቡና እጠጣለሁ። ቡና እኛ አካባቢ በጣም ባህል ነገር ነው እንደ ባህል ነው የሚታየው። ምክንያቱም ቡና ሲፈላ ሰዎች ተሰብስበው ምናምን አንድ ላይ እንጫወታለን ጨዋታ እንጫወታለን። ቡና ቁርስ ይቀረባል ከዛ እናወራለን ያለውን ነገር ምናምን ጎረቤት ይጠራል። በቃ የቀን ውሎአችንን ጠዋት ከሆነ ደግሞ እንዴት አደርሽ ቀን ላይ እንዴት ዋልሽ ብለን ከዛ አንድ ላይ ሆኖ እንጨዋወታለን ሁሉን ነገር እናወራለን።

በእጅ መጽሐፍ ትወዳለህ? አዎ በእጄ መጽሐፍ እወዳለሁ በእጄ ነው የምጽፈው ብዙ ጊዜ። ሁሉም ሰው እኮ በእጁ ነው የሚጽፈው ወይ በአደጋ ካልሆነ በተፈጥሮ አደጋ ካልደረሰበት እጅ ከሌለው ነው እንጂ። ለሁሉም ነገር እጅ ነው የምቹው እና ሁሉን ነገር የምትጠቀመው ስራ ላይም። ምግብም ስሰራ ሁሉንም ነገር ሳደርግ በእጅ የሚሰራውን ነገር በእጄ ነው የምሰራው። አንዳንድ ሰው ግን ወይ በተፈጥሮ ወይ በአደጋ ምክንያት እጅ ከሌላቸው በልምድ የተለያዩ ነገሮችን በእግራቸውም የሚያደርጉ አሉ በልምድ ማለት ነው። እኔ ግን በእጄ ነው ሁሉንም ነገር የማደርገው የምጽፈውን። ከእጄም ደግሞ በቀኝ እጄ ነው ብዙ ነገሮችን የምሰራው። ግራ እጄን ለመደገፊያ ቀኝ እጄ ሲሰራ እንደ አጋዥነት ነው እንጂ። በቀኜ ነው ብዙ ነገሮችንም የምሰራው የምጽፈውም በቀኜ ነው። እና በግራ እጄ መጽሐፍም አልችልም ይከብደኛል። ቀኜን ግን ለሁሉም ነገር በቃ በደንብ ነው የምጠቀመው በደንብ መስራት እችላለሁ በቀኜ ስራዬንም ያፈጥናልኛል

በደንብ መስራት ትወዳለህ አዎ በደንብ መስራት በጣም ነው የምወደው ምክንያቱም በደንብ ስሰራ ለራሴም ለረካታ ለአሚሮ እርካታ አገኛለሁ። ሰዎችም በጣም ደስተኛ ይሆናሉ በእኔ ስራ ደንበኞችን መፍራት ስለምችል የተለያዩ ነገሮችን ለማከናወን። በደንብ ነው እንትን የምለው በደንብ ነው የምሰራው። እና በደንብ ከሰራው ለውጥ ለኔም ለቤተሰቤም ለሁሉም ጥቅም ስለሆነ በደንብ ነው የምሰራው። ምክንያቱም የተለያየ ነገሮችን ለማሳካት ለነገ ህይወት የተሻለ ለመሆን። ቤተሰቦቼን ለመርዳት ራሴን ለመርዳት። ዛሬ ካለሁበት የተሻለ ቦታ ለመሆን። ሁሉን ነገር ለማስተካከል ስራ በደንብ መስራት አለብኝ። ስራ ካልሰራው ደግሞ የማስበውን ሁሉ ነገር ላይሳካልኝ ይችላል። ማዳጊ አቅም ላይኖረኝ ይችላል። ከሰራው ነው አቅሙን የማገኘው በደንብ መስራት የምችለው። ሁሉን ነገር ማከናወን የምችለው። የቤተሰብም ደስተኛ ሆና ድርጅቱም ያድጋል። ከሀገሪቷም ታድጋለች ያለኝ ገቢም ለራሴም ያድጋል። ሁሉም ነገር በጣም አሪፍ ይሆንልኛል። እና በደንብ መስራት ለራሴም ጥቅም ስለሆነ በጣም በደንብ ነው

ትንኞች በአካባቢዎት አሉ? ትንኞች በእኛ አካባቢ የሉም ምክንያቱም ጽዳታችንን እንጠብቃለን። ውሃ ምናምን የለም የተበላሸ ውሃ የለም። ብዙ ጊዜ ትንኞችን የሚገኙት የተበላሸው ውሃ ባለበት ቁሻሻ ባለበት ቦታ ምናምን ስለሆነ። እኛ አካባቢያችን በደንብ ስለምናጸዳ ትንኞች የሉም። ትንኝ ለአደጋ ለወባ ለተለያዩ በሽታዎች ያጋልጣል። ስለዚህ በደንብ ነው የምናፀዳው ውሃ ምናምን አይታጎርም። እኛ ጋር በደንብ አሪፍ አርግተን ስለምናፀዳ ትንኞች

በበጋ ወቅት ምን ታደርጋለህ? በበጋ ወቅት እኛ አካባቢ በጣም ይበርዳል ክረምት ነው። ዝናብ ይዘንባል። እና በጣም ስለሚበርድ ሞቅ ሞቅ አድርጌ ሻዬን አፍልቼ ከሰሌና አያይዤ እሸት ይደርሳል የተለያየ እሸቶች ስለሚደርሱ። እንደዛ ጽድት አድርግቼ ወልውዬ እቃዬን አጥቤ ሁሉን ነገር አስተካክዬ። ከዛ በጣም እሚያምር ነገሮችን አድርጌ የምወዳቸው ምግቦች እሰራለሁ። ምናምን እና ለመዝናናትም እወጣለሁ ብዙ ነገሮችን አደርጋለሁ የእረፍት ጊዜ። ብዙ ሰዓት እሚኖረኝ በበጋ ስለሆነ የተለያየ ጓደኞቼን አግኛለሁ። እኛ ጋር ሰርጊ ይበዛል በበጋ አካባቢ ሰርጎች እሄዳለሁ ለጓደኞቼ ስጦታ እገዛለሁ ምናምን። አንዳንድ ነገር አንዳንድ ተማሪዎችን እስጠናለው ምናምን እና በበጋ ጊዜ። በጣም በሚያምር ሁኔታን ነው አማሳልፈው ሁሉም ነገር ይደርሳል። እኛ በበጋ በጣም የተለያዩ አትክልቶች። ሌላ ጊዜ የማናገኛቸውን የምናገኝበት ወቅት ስለሆነ። በበጋ በጣም እምወደው ጊዜ ነው። ብዙ ጊዜዬን እማሳልፈው ከቤተሰቦቼ ጋር ከጓደኞቼ ጋር እና ብዙም እረፍት ላይ ነኝ። ምክንያቱም አመቱም ሙሉ ሰርተን በበጋ እኛ አካባቢ በጣም እንትን ዝናብም ምንም ስለሚያስቸግር አብዛኛው ሰው እረፍት ነው እሚሆነው እና ቤት ስለምንውል። ሰፊ ነውና በጋን በጣም ስለምወደው። ከቤተሰቦቼ ጋ እገናኛለሁ ሌላ ሀገር ለክፍለ ሀገር ምናምን እሄዳለሁ። ከብቶች እጠብቃለሁ። አግዛለሁ ቤተሰቦቼን የተለያየ ነገር በማድረግ በመርዳት። እስከዛሬ የራሴን ነገሮች ስለማከናውን። በበጋ ላይ ደግሞ ከተለያዩ ከቤተሰቦቼ ጋር ምናምን ቤተሰቦቼን ነው እምረዳው አብዛኛው ጊዜ የእረፍት ሰአቴን በምን ተገማው ማለት ነው። እና ከብቶች አሉ ፍየሎች አሉ በጎች አሉ ብዙ ነገሮች የተለያዩ ነገሮች ስላሉ። እነሱን እጠብቃለሁ አበላለሁ እነሱን እንከባከባለሁ አጥባቸዋለሁ ጥፍራቸውን አጸዳለሁ የእህቶቼን የወንድሞቼንም ንጽህና እጠብቃለሁ። ፀጉራቸውን አጥባለሁ እሰራቸዋለሁ ልብሳቸውን አጥባለሁ እተኩሳለሁ እና ጽድት አድርጌ በትክክል አድርጌ አስቀምጣለሁ ብዙ ነገሮችን እሰራለሁ። ከእናቴ ጋር እሰራለሁ እናቴን ማሳጅ አደርጋታለሁ አሻለሁ። አባቴንም እንደዛው ነው እማግዘው ሁሉንም ቤተሰቦቼን እና በበጋ ወቅት በጣም ደስተኛ እምሆንበት ጊዜ ነው። የተቸገሩትን እምረዳበት ጊዜ በሰፈር በሰፈር ተደራጅተን። እንዲህ አቅም ለሌላቸው ምናምን በዓል በዓላት ሲደርሱ። የተለያየ ነገር በመግዛት ዘይት ሽንጉርት። የተለያዩ አትክልቶችን ማግኘት የማይችሉትን እኛ ሰባስበን አቅም ካላቸው እነሱን በመርዳት ምናምን አሳልፋለሁ ምክንያቱም አቅም የሌላቸው ሊጎዱ ስለሚችሉ። እኛ በወጣቶቹ ተሰብስበን ካላቸው ላይ ቀንሰው እሚሰጡ በጣም ደጋግ ልቦች አሉ እኛ አካባቢ በጣም ይተባበራሉ ስለዚህ። ከእነሱ ላይ በመውሰድ ለሌላቸው እንረዳለን። በዓልን ከእኛ እኩል እንዲውሉ እናደርጋለን። በጣም በአሪፉ እንዳይሰማቸው እነሱም ልጅ ለሌላቸው ልጅ እንዳላቸው እንዲሰማቸው ከእኛ ጋር በመሆን እኛን እንደ ልጃቸው እንዲያው ለማድረግ። በጣም ብዙ ጥረት አደርጋለሁ በበጋ እማሳልፈው ሰዎችን በመርዳት። አንዳንዴ ደግሞ መንገድ ላይ የትራፊኮችን በማስከበር እንዴት ምን ሰዓት ማለፍ እንዳለባቸው መንገድ ላይ ሰልፍ ማስያዝ ምናምን። ህግን ማስከበር በጣም ደስ ይለኛል። በእረፍት ሰዓት እሰራለሁ ብዙ ነገሮችን ማለት ነው። ስለዚህ አሁን አንዳንድ ሰው ከሌላ ሀገር መጥቶ ከክፍለ ሀገር ምናምን ምን ሰዓት መሻገር እንዳለበት ምን ሰዓት ዜብራ ማቋረጥ እንዳለበት ስለማያውቅ እነሱን አስረዳለሁ። እንትን ይሰጠናል እምንለብሰው መለያ ልብስ እሱን ለብሰን እኛን እናስተካክላለን ምናምን። መኪናዎቹም እንዳይጎዱ አደጋ እንዳይደርስ ምናምን። በጣም በተቻለን አቅም ይሄንንም እንሰራለን በጎ ስራ። በዚህም ስርአትም በጣም ብዙ ሰው የብዙ ህይወት ታድገናል። ምክንያቱም የባለማወቅ ሊገጩ እሚችሉትን እኛ እዛ ጋር በመኖራችን። እያስረዳን ሰአቱን በማስከበር። በጣም በቂ ጊዜ አሳልፋናል ማለት ነው

የምታስታውሰው ልዩ በዓል አለ? አዎ የማስታውሰው ልዩ በዓል አለ በጣም ብዙ በዓላቶች አሉ። የማስታውሳቸው ልዩ በዓል ምክንያቱም ብዙ በዓላት አሎች በእኛ አከባቢ አሁን ቢያንስ በአመት ከስምንት እና ከስድስት በዓል በላይ ይከበራል። ምክንያቱም የተለያዩ በዓል አለ አሁን ለምሳሌ መስከረም ላይ እንትን አዲስ አመት። መስከረም ላይ አሁንም ሌላ በዓል አለ። መስከረም ውስጥ ራሱ ሁለት በዓል ነው ያለው። እንትም መስቀል አለ። እንቁጣጣሽ አለ። ፋሲጋ አለ። ገና አለ በጣም ብዙ የተለያዩ በዓላቶች አሉና። በጣም ብብዙ በዓላት አሉ የበጣም ማስታወሳቸው ልዩ ትዝታዎች። አሁን ለምሳሌ የእንቁጣጣሽ ጊዜ ለእንቁጣጣሽ ጠዋት ተነስተን ልጆች ይጨፍራሉ ምን ይላሉ? ብር ከዛ ስንጨፍር ብር ይሰጠናል። በዛ ብር ደግሞ እንደገና ለመዝናናት እንሄዳለን ሌላ ቦታ። ከዛ በጣም ሚ የሚያስቀው ደግሞ እንደዛ ለቅም ራሱ እኩል ነው የምንካፈለው። ጮኸን ምንብለን ዘምረን። የቤተክርስቲያን ልጆችም አሉ እነሱ ደግሞ ገቢውን የሚያደርጉን ለቤተክርስቲያን ነው። እና በጣም ብዙ ነገር አለ። ስለዚህ የተለያዩ በዓላት ማስታወስ አለ ገና ደግሞ ገና አለ ገና በጣም ልዩ በዓል እና የምወደው በዓል ነው። ምክንያቱም የስጦታ በዓል ስለሆነ ገና በጣም ደስ የሚለኝ በዓል ነው። ከበዓላት ሁሉ አሁን በቅርብ ራሱ ከብዙ ሰዎች ጋር ተጠያይቄአለሁ። ገና ሰው ስጦታ ይዞ ይመጣል ዳቦ በግ። የተለያየ ነገር አበባ ምናምን ይዘው ስለሚመጡ ገና በጣም የምወደው በዓል ነው

በመንገድ ላይ ምግብ ትገዛለህ? አዎ በመንገድ ላይ ምግብ እገዛለሁ የተለያዩ ምግቦች አሉ መንገድ ላይ አሁን ለምሳሌ ብዙ አይነት ምግቦች አሉ ችብስ አለ ዳቦ ቆሎ እም ምናምን በርገር አለ ብዙ አይነት ነገሮች አሉና መንገድ ላይ የሚጠባበሱ ምግቦች በጣም እወዳለሁ ንጽህናቸውን የጠበቁ ራሱን የጠበቀ ሲሆን በጣም ደስ ይለኛል እና ብዙ ነገሮችን እጠቀማለሁ ከጓደኛችን ጋር እንገባበዛለን ምናምን በጣም ብዙ አይነት ስላሉ እነሱን እጠቀማለሁ ጤናቸውን የጠበቁ ጥራታቸውን የጠበቁ አሉ እና በመንገድ ላይ አቧራ ምናምን የማይነካቸውን እነሱን እጠቀማለው

ድርጅቱን በዓል ትወደዋለህ አዎ የድርጅቱን በዓል በጣም ነው የምወደው። ምክንያቱም ብዙም የሚበረታታ ነገር የሚጠቅም ነገር። ስራ ላይ እንድንጎብዝ። ለሰዎች የሚጠቅመውን ነገር እንድናደርግ ድርጅቱ እንዳይጎዳ። እና ከድርጅቱም ባለፈ ለሀገሪቷም እድገት ስለሆነ በጣም ነው የምወደው። ምክንያቱም በሁሉም ስራ ቦታ ላይ ያለነው። የግላችን የግላችንም ብንሰራም። የድርጅት ውስጥ ብንቀጠር የመንግስት ውስጥ ብንቀጠር። ሁሉም ባህልና ደንብ አለው። ስለዚህ የሁሉም የተለያየ ባህልና ደንብ አለው። ዞሮ ዞሮ ያ ሁሉም በስራ ላይ ስለሆነ በጣም ነው የምወደው። ስራዬን ስለማከብር።

ምን አዲስ ነገርን መማር ትፈልጋለህ? ብዙ ነገሮችን መማር እወዳለሁም። ሙያዎችን የተለያየ ነገሮችን ትምህርቶችን ብዙ የተለያዩ ትምህርቶች አሉ የህይወት ትምህርቶች። የአኗኗር ዘቤዎች ብዙ አይነት ነገሮች አለ። ባል እናንተን ዳንስ እንትን ስለ ጤና ስለ ምናምን ስለ ኮምፒውተር ብዙ ነገሮችን መማር እፈልጋለሁ። ቴክኖሎጂዎችን ምናምን ባህሉንም ሁሉንም ያወዘ ነገር መማር በጣም እፈልጋለሁ። ከሰዎችም መማር በጣም እወዳለሁና ብዙ ነገሮችን መማር ደስ ይለኛል። ከሰዎች ከመጽሐፋት ከሶሻል ሚዲያ ከእያንዳንዱ ደረጃዎች ብዙ ነገሮችን እማራለሁ። ቪዲዮዎችን በማየት ከፊልሞች ከጽሁፎች ብዙ ነገር ጋዜጣ በማንበብ። መጽሐፎችን በማንበብ የሰው ህይወት ታሪክ በመስማት ብዙ ነገሮች የታሪክ መጽሐፎችን በማንበብ። ታሪኮችን በመስማት ምናምን ብዙ ነገሮችን መማር

ገመድ መጠቀም ታውቃለክ? አዎ ገመድ መጠቀም አውቃለሁ። በእኛ አካባቢ ለተለያየ ነገር ገመዶችን እንጠቀማለን ለምሳሌ ልብስ ለማስጨት ስፖርት ለመስራት ነገሮችን ለማሰር። ተገጠር አካባቢ አሁን ለምሳሌ እንጨት ከሩቅ ቦታ ለቅሞ ወደ ቤት ለመውሰድ ይጠቀሙታል። አህያ ላይ ለመጫን አስሮ የተለያዩ ነገሮችን ለማያያዝ ይጠቅምሃልና ገመድ በደንብ ነው የምንጠቀመው። ቤት ሲሰራ ምናምንም አንዳንዴ እንጨት ይታሰራል። ለማሰር ለማገናኘት አንድ ነገር ከአንዱ ስብስብ አድርግተን ለመያዝ ስለምጠቅም ገመድ ብዙ ጊዜ እጠቀማለሁ። ጠዋት ጠዋት እንቅስቃሴ ለማድረግም ለስፖርት ዝላይ ለመጫወት። ለተለያዩ ነገሮች ይጠቅማል ምክንያቱም እንቅስቃሴ በገመድ ስናደርግ ለጤናችንም ጥሩ ነው። ውስጣችን የተማከማቸውን ስብ ለማስ ነገሮች ስለምጠቅም በደንብ እጠቀማለሁ። ሁሉም ሰው ይጠቀማል በዚህ አካባቢ። የተለያዩ ገመዶች አሉ ወፍራም ገመድ አለ ቀጠን የሚል አለ እና ከብቶች ለማሰርም። ከብቶች የሚታሰሩ ብዙ ጊዜ በዛ ነው እንዳይጠፉ ምን እንዳይሉ። እና ገመድን እጠቀማለሁ በደንብ።

የምትወደው ፊልም ምንድነው? እኔ በጣም የምወደው ፊልም የፍቅር ፊልሞች በጣም እወዳለሁ። ይህም ለምሳሌ አሁን ስለ እናት የሚሰሩ ፊልሞች በጣም እወዳለሁ ምክንያቱም በጣም ስለሚያስተምረኝ እኔም እናቴ ብዙ ነገር ሁና ስላሳደገችኝ ስለእናቴም ለተለያየ ህይወት ታሪኮች የሚሰሩ ፊልሞች የሀገራችንን ፊልሞች በጣም ነው የምወደው። ለምሳሌ ላምባ ፊልም አለ በጣም ነው የምወደው። እሱም የሚያጠነጥነው ነው ምን ላይ ነው? ኩላሊት ህመምተኛ ሆና እና በችግር ምክንያት። አንድ ወንድም እህቱን ሊያጣ የሚያሳየው ብዙ ፈተና አለ እሱን ለማለፍ እህቱን ለማዳን የሚከፍለው መስዋዕትነት ምናምን የሚያሳይ ስለሆነ በጣም የሚያስለቅስ ፊልም ነው። በጣም ብዙ አሉ የምወዳቸው። የኤሚል ፊልም አለ። እሱም በጣም የሚወደድ ፊልም ነው እና ብዙ የምወዳቸው ፊልሞች አሉ ሀገር ውስጥ። ከሀገሩ ዉጭ ደግሞ ተተርጉሞ የሚታዩ አሉ ቃና ላይ ከእነሱም የተጠማ ህይወት ይባላል። ጥቁር ፍቅር ዛራና ቻንድራ በጣም ብዙ አሉ የምወዳቸው። አሁን ለምሳሌ ያህል ነው እንጂ ማለት ነው እና ብዙ ጊዜ አሁን የውጭ ፊልሞችም ያለው በትርጉም ምናምን። ብዙም የምማርባቸው ፊልሞች አሉ አንዳንድ ፊልሞች። እውነተኛ ታሪክ ላይ ስለሚመሰረቱ ብዙ ነገር ያስተምራሉ ያሳዝናሉ እያሳዘኑም ቢሆን። ግን የሆነ ትምህርት ይኖረዋል ምክንያቱም የሰው ልጅ እንደህ ይሰራል እንዴ እስከምል እስከመምደነቅ ድረስ የማያቸው ፊልሞች አሉ ተገርሜ የማያቸው ፊልሞች አሉ። እሱም በጣም የሚወድር ፊልም ነው። እና ብዙ የምወዳቸው ፊልሞች አሉ ሀገር ውስጥ ከሀገሩ እንጂ ደግሞ ተተርጉሞ የሚታዩ። አሉ ቃና ላይ ከእነሱም የተጠማ ህይወት ይባላል። ጥቁር ፍቅር ዛሬና ቻናል በጣም ብዙ አሉ የምወዳቸው አሁን ለምሳሌ ያህል ነው እንጂ ማለት ነው እና ብዙ ጊዜ አሁን የውጭ ፊልሞችም ያለው በትርጉም ምናምን

ትምህርት ቤት የምትወደው ትምህርት ምንድን ነው? ምን ነበር ይላል እኔ በጣም ምወደው ትምህርት። አማርኛ በጣም እወዳለሁ ምክንያቱም የተለያየ ባህል እና እናንተ ናችን ስላለ በጣም የሚያስቅ ተረቶች አሉት። የተለያየ ነገር አለው። ተረት አለው። ግጥም አለው። አሁንም በጣም የተለያዩ ነገሮች የሚያስቅ ነገሮች አሉት እና አሁን ደግሞ በጣም የምወደው ትምህርት ነው። እና ቲቸራችንም በጣም እያዝናና ስለሚያስተምረን። ቀልዶችን በጣም ይቀልድልናል ምክሮችን በጣም ይመክረናል። እንደዚህ ብትሆኑ እንደዚህ ነው። እኔ እንደ ያለፍኩት እንደዚህ ነው እና አሁን የወጣትነታችሁን ጊዜ አታሽፉ አትቀልዱበት። እና በጣም እንድወደው ያረገኛል አስተማሪም ማለት ነው። እኔ እንዲህ ባለመስማቴ አሁን ዛሬ ላይ ቢያንስ እኔ ጥሩ ደረጃ ላይ ነኝ። ድሮ አባቴ ሲመክረኝ የሆነ በቃ እኔን እንትን ለማለት ይመስለኛል። ቦታው ጭፈራ ቤቶች ምናምን ልሂድ ስል አትሂጅ ሲለኝ። አባቴን እቀይመው ነበር ግን ለኔ ነበር ለካ አሁን እኔ ገባኝ እና። ብዙ ነገሮችን አሁን ላይ ለእናንተ አይመስሏችሁም ቤተሰቦቻችሁ ሲመክሯችሁ ምናምን ይለናል። እና ስለምክረነም በጣም ምወዶው ትምህርት ትምህርቱንም እንደወደው አረገኝ ማለት ነው። ያለፈበትን ሁላ ያወራናል በቃ ህይወት መንገዱን። ወደፊት አሁን አሁን መስራት እንደለብን ለወደፊታችን ምክንያቱም አሁን ካልሰራን ለወደፊቱ አሁን ላይ ታልገነባን አሁን ላይ መሰረት ካልጣልን። ምንም ልናመጣ አንችልም በአንዴ የሚሆን ነገር የለም። ዘለን ነገ ላይ ለውጥ እናመጣለን ብንል አንችልም ምክንያቱም እኛም አንበርም በራሪ እንሰሳ አይደለንም ምንም ለውጥ ልናመጣ አንችልም ማለት ነው። ነገር ግን ከዛሬም መሰረት እየጣልን ስንሄድ ለነጋችን እያሰብን እያስቀመጥን ብዙ ነገሮችን አሁኑኑ እየሰራን ስራችንን። እየሄድን ቁጥር ለነገራችን እረፍት ይሆናል ማለት ነው። ምክንያቱም ነገ እድሜያችን ይሄዳል አርጅና ይመጣል ብዙ ጫናዎች ይመጡብናል። የተለያዩ ነገሮች ሊያጋጥሙን ይችላሉ ህመምን ሊያጋጥመን ይችላል። የሆነ በቃ ቤተሰብ መጉደል ያገጥመናል ሀዘናን ሊመጣ ይችላል። ደስታ ሊመጣ ይችላል ለዚህ ሁላ ዝግጁ ሆነን መኖር እንዳለብን ለሁሉንም ነገር መቀበል እንዳለብን። የተሰጠንን ነገር መቀበል እንዳለብን ይመክረናል። ስለዚህ ህይወትን እንዳቅ ስላረገኝ በጣም የምወደው መምህር እና ማከብረው መምህር ነው። እና ትምህርቱንም በጣም እንደወደው ሆኛለሁ ማለት ነው ምክንያቱም የተለያየ ትምህርቱን ብቻ ስን

ከጎረቤቶችህ ጋር ጥሩ ግንኙነት አለ አዎ በጣም ጥሩ ግንኙነት አለኝ ከጎረቤቶቼ ጋር። ቡና እንጠጣለን ቁርስም ምሳም አብረን ነው የምንበላው። ተጠራርተን እኛ ጋር አሁን። ትንሽ ይሞቃልና በረንዳ ላይ ምናምን እንትን ብለን ነው የምንበላው ምክንያቱም በጣም ደስ ይላል ግንኙነታችን ምናምን። እና ከጎረቤታችን ጋር በጣም ጥሩ ግንኙነት አለን። ብዙ ነገሮችን እንዋዋሳለን አሁን ለምሳሌ እንጀራ ከሌለኝ እንጀራ አለሽ ወጥ ከሌለም እንደዛ ትወስዳለች ሰው ሲመጣብንም እንደዛው ነው አብረን የምናስተናግደው ምናምን። ሀዘን ሲመጣ ደስታም ሲኖር እንደዛው አብረን ነው የምናስተላልፈው። እና በጣም በቃ ያንቺ ያንተ የሚባል ነገር የለም። ሁሉንም ያገኘነውን መጠቀም ሁሉም ነገር በጋራ ነው የምንጠቀመው ምናምን። እና በጣም ጥሩ ግንኙነት አለም በጣም መሳቅ መጫወት ሁላችንም ስራ ነው የምንውለው። ስራ ውለን ስንመጣ በእረፍት እንጫወታለን ያለውን ነገር እናወራለን። የቀኑ ውሏችንን እናወራለን። ምን ተፈጠረ ዛሬ ቀንሽ እንዴት ነበር ቀንሽ? ቀንህ እንዴት ነበር እንባባላለን። በጣም በጥሩ ሁኔታ እናወራለን ሁሉንም የተፈጠሩትን ቀን ላይ ምን እንዳጋጠሙን። የሚያስቀውን እንስቃለን እየተዝናናን ብዙ ነገሮችን እናሳልፋለን በጣም ጥሩ ግንኙነት ነው ያለን እናወራለን። ስህተቶቻችንን እናወራለን። ቀን ያሳለፍነው እንዲህ እንዲህ ነው ስንል ይሄ እኮ እንዲህ ቢሆን ኖሮ እንዲህ አያስቸግርሽም ነበር ያስቸገሩኝም ነገሮችም ያሉ ነገሮች ካሉ ቤት ውስጥ። በመጥራት ይሄ እንዴት ነው የሚሆነው ይሄን እኮ አላውቅበትም። አስተካክሊልኝ ምናምን እላታለው መታ ታስተካክልልኛለች ምናምን። እና ብዙም ማናቃቸውንም እየተማማርን አንዳችንም ከላንዳችን የሆነን። ወይ አንዳችን እንኳን ቀድመን ከገባን ቤቱን ከፍተን አንድ ሰው ቤቱን ከፍቶ። አብጅት ይገርማቸዋል ይሄን ሁሉ አመት እንዴት አትጣሉም? ምናምን ይላሉ እና እኛ ጋር ጥል የሚባል ነገር የለም። ይሄም እንዲሆን ያደረገው ምንድነው? የሚፈጠረውን ነገር ሁሉ እናወራለን እንወያይበታለን ሁሉንም ነገር። በመረጃ ከሌላ ሰው ከመስማት ይልቅ ራሳችንን አውርተን እንዲህ ነው እንዴ ኦኬ እንዲህ ነበር አ ያልሽኝ። ሌላ ሰው ከምጠይቅ ራሳችንን ነው የምናወራው። የሚመስለን ነገር ሁሉ የሆነ የደበረን ነገር እንኳን ካለ። ምናልባት እኮ ነው መስሎን ሊሆን ይችላል ግን ያላሰብነውም ነገርም ሊሆን ይችላል። ከዛ እንዲህ ቢሆን እንዲህ መስሎኝ ነበር እኮ ቅድም ስንል እረ ባክሽ ምናምን ብለን። እንደዛ ተሳስቀን እናልፋለን ችግሮች ሲፈጠሩም በጣም ብዙ ሰዓት ወስደን እናወራበታለን። ምክንያቱም ዛሬ ዝም ብለን ያለፍነው ነገር ነገ ዋጋ እንዳያስከፍለን ስለምንፈራ። በመነጋገር መጀመሪያ ቀናት ስንገናኝ ራሱ በመነጋገር እንደምናምን በመነጋገር አለብን ምናምን ነው ያወራነው። እና ይሄም ይመስለኛል ግንኙነታችንም በጣም ጥሩ ግንኙነት ያደረገልን አሁን ግንኙነታችን በጣም አሪፍ ነው። በጣም እንዋደዳለን እንከባበራለን። እና ደስ የሚል ነገር ጊዜን የምናሳልፈው ተነፋፍቀን ነው የምንገናኘው ሁላ። በጣም ከመነፈፈቃችን የተነሳ እንደ አዲስ ነው ሁሌ ስንገናኝ ሰላም ነው እንዴት ዋልሽ ምናምን የምንባባለው

ስንት ብርድ ልብስ ትጠቀማለህ? ስንት ብርድ ልብስ ትጠቀማለህ ለሚለው አንድ ብርድ ልብስ ነው የምትጠቀመው ምክንያቱም። በጣም ሙቀት ሲሆን ደግሞ እንቅልፍ የማይወስደኝ የሚያስቸግረኝ አለና ብርድ ጊዜ ወፈር ያለ አንድ ብርድ ልብስ እጠቀማለሁ አለም ለዛ ደግሞ አንሶላ የሚባል አለ። እንትን ቀጠን ያለችው አንስሱን እጠቀማለሁ ማለት ነው። አንድ ምክንያቱም ከአንድ በላይ ከተጠቀምኩ። እንቅልፍም ምቾት አይሰጠኝም በጣም ስለሚሞቅ። አየሩም በጣም እንትን ስለሆነ። ከአንድ በላይ አልለብስም ብዙ ጊዜ እንደውም አንዳንድ አካባቢዎች እኛ አካባቢ ትንሽ ወጣ ይላል እንጂ። አንድ ራሱ የማይለብሰው አሉ ምክንያቱም አየሩ በጣም የሞቀ አካባቢ ያለ። በጣም አስቸጋሪ አየር ያለበት ቦታ። እንዲሁ ራሱን በበረዳ ላይ እየወጡ የሚተኙ አሉ ምናምን እኔ ግን አንድ ብርት ልብስ ነው የምጠቀመው። ምክንያቱም ከአንድ ብርድ ላይ በጣም ጭንቅኝ አንዳንዴ አንዱን ራሱ ላይ ላይ አላሳደረውምና። አንድ ብርድ ልብስ ነው የምጠቀመው እሱንም በአግባቡ ላለብሰው ይችላል። ክረምት ላይ ሲሆን ምናምን ነው እንጂ። ብርድ ልብስ አልጠቅምም እንደውም ብዙ ጊዜ ቀለል ያለ ነገር ፈወጣ ነገሮች። ምናምን ነው የምጠቀመው እና። ምንድነው በጣም ሚካፕ ነኝ? እንደ ሸግሞ ላይ ይመስለኛል አንዳንዴ ለምን ነው ሰው እንዴት ነው ብቻ ነው የሚለምስ እላለሁ። እኔ ብዙ ጊዜ ፊቴን አልሸፈንም ምክንያቱም የምታፈንን እዛው የምቀርቡልህ ነው የሚመስለኝ እና። እንደ ልብስ አልጠቀምም ብዙ ጊዜ እንትን ሌላ ነገሮችንም እጠቀማለሁ አንሶላዎች ምናምን ኮምፈርቶች በጣም ደስ ይሉኛል። ሳሳ ያሉ ኮምፈርቶች ምቾት የሚሰጡ ኮምፈርቶች እና። እነዛን እጠቀማለሁ ብርድ። የሚጠቀምም አለ አሁን ለምሳሌ አያቴን በጣም ደራርቦ ነው የሚጠቀመው ስለሚያመው ማለት ነው። እና እግሩን ነው ያመዋል በጣም ለቅዝቃዜ ምናምን እያለ ደራርቦ የሚጠቀም ሰው አለ። በርግጥ ግን እኔ አየር ሳትስማማኝ አየሩ ጥሩ ጥሩ አየር ላይ ከሆነ። ነባራዊ ሁኔታ አንድ ብርድ ልብስም ላልጠቀም እችላለሁ ፎቶ። ይወጣል አድርጌ ብላ አደርግ እችላለሁ ምክንያቱም። እኔ ለምን ለምንድነው አለቅ የምጨንቀኛል ሻወር ገብቼ ራሱ ወዲያው። ሰው የበረኛ ምናምን ብሎ ሲል አላልም እኔ ይቀላል ያለ ነገር ሽቲ ይባላል እኛ አካባቢ። እንዲ ልቅቅ ያለ ነው ከላይ እስከታች ድረስ ማለት ነው እስከ ጥፍር። እሱን እለብሳለሁ በቃ እዛ ማለት ቅዝቅዜ አለ አየር ከሆነም በጣም ስለምወደው። እኔ አንዳንዴ የሆነ ቅዝቅዝ ያለኝንና ልብስና ወይ ደራርብና ኮት ጃኬት ምናምን ደራርብና። ወዲያው ነው በቃ የሚሞቀኝ አይችልም ሰውነቴ ሙቀትን ስለማይችል። በጣም የሚሞቀኝ ስለዚህ የሆነ ሰሳ ያለ ነገር ነው ብዙ ጊዜ የምትጠቀመው። እና እንደገና ስሄድ ምናምን አንዳንድ ሰው ብርድ ልብስ ካለብሽ ምናምን ይላል። ከዛ እኔ እለብሳለሁ ግን በቃ ላይ ላይም ስለማያደር ብዙም እንትን አይልም ወዲያውኑ የምረውረው እና። ራቁቴን የማደረው ብዙ ጊዜ። ስስ ነገር ከለበስኩ ግን እሱን በቃ ምንም። ስለምቆጥረው ምክንያቱም አይረብሸኝም። አይሞቀኝም አይጨንቀኝም አያፍነኝም ስለዚህ በምንጩ ተኝቼ ዘና ብዬ አድራለሁ ማለት ነው። ያኛው ግን በጣም ነው የሚሞቀኝ በጣም ነው የሚሞ ቀኝ እንትን የሚል የሚያስጨንቀኝ ነፍሴን የምትወጣው ነው የሚመስለኝ የሆነ እንደ እንደ ጭንቀት ነው የሚሆንብኝ እና በጣም ስለሚያስጨንቀኝ አልለብሰውም። ከአንድ ወር ላይ አልለብሰውም ብዙ ጊዜ አንዱን ራሱ በግድ ነው የምለብሰው። በጣም የተለያዩ ነው ያለው

እሳት ማንደድ ትችላለህ? አዎ እሳት ማንደድ በደንብ እችላለሁ ምክንያቱም በእኛ አካባቢ ብዙ ነገሮች በእሳት የሚሰሩ ነገሮች ስላሉ። እሳት ማንደድ እችላለሁ። አዎ የእንጨት እሳት አለ። የከሰል እሳት አለ ብዙ አይነት እሳት አለ። እና እሳት ማንደድ እችላለሁ። በደንብ ለምሳሌ አሁን ኬኒቶ ስንሰራ። ጠላ ለበአል ስንሰራ ምናምን ስቶቭ ላይ አይመችም ምክንያቱም በጣም ትልቅ ደስተን የምንጠደው። አሽሮው ምናምን ስንቆላ ደግሞ ትልቅ ነው ብረምጣዱ የሚጣደው በጣም ትልቅ ብረምጣድ ስለሆነ። እሳት አነዳለሁ ከዛ እንጨት እጨማምራለሁ ምን እላለሁ። ምጣድም በዛ ነው መንጋግረው እንዳንዴ ምናምን መብራት ሲጠፋ ምናምን። እና አንዳንድ ቦታዎች ስቶቭም የማይፈቀድ ቦታ አለ። ወጥም የምንሰራ ከሰል። በከሰል ወይም በምናምን እሳት ብዙ ጊዜ የማቀጣጥለው በፌስታል በእንትን ጋዝ አለ። ፌስታል አለ በቤንዚል ወይ ደግሞ ጠብ ጠብ በማድረግ ሻማን በሻማም ይነዳል። ወይ በጣም ዘፋ ፍራም እንጨት ከተጠቀምኩ ደግሞ። በጣም ቀጫጭኑን ስብርብርብር አድርጌ ጋዛም በኋላ በክብር ተለኮሰዋለሁ ከዛ ይያዝልኛል። ከዛ የምፈልገውን ነገር ቶሎ ፍጥነት አለው በፍጥነት ይያያዛል ማለት ነው። ከሰል ከሆነ ደግሞ ውጪ ላይ አያይዝ እና ምክንያቱም የከሰል ሽታ በጣም ሰው እስከ መገደል ደረጃ ሁላ ይደርሳል። ከሰል በጣም መጥፎ ነው። ሰው ይገላል ያፍናል ሁላ። እና ከእሱን ውጪ ላይ እያይዤ ከዛ ለቡናም አንዳንዴ ለቡና በመብራት ቢኖርም ባይኖርም። ከሰል በጣም ደስ ይለኛል ከሰል ነው የምጠቀመው ምክንያቱም በጣም ደስ ይላል። ቀስ ብሎ ነው የሚያበስለው ምናምን አሪፍ ነው። በጣም እንዲህ ቃ አርግቶ ውስጡ አንዳንዴ በስቶፍ ሲሆን ቡና ስንቆላ ግልብልብ ይልና ከላይ የበሰለ ይመስለናልና ውስጡ አይበስልም። እና በከሰል ሲሆን ግን ቀስ ብለን ተረጋግተን በከሰል ቡና ምናምን አፈላለሁ። ግን መጀመሪያ አያይዝ እና አየር ላይ ውጭ ላይ ነው። የማስቀምጠው አየር ላይ ምክንያቱም በደንብ እንዲያያዝልኝ ምናምን አየር ላይ አስቀምጠዋለሁ ከዛ በኋላ ነው ወደ ቤትም የማስገባው። አለበለዛ ውጭ ላይ ካላያያዝኩት አፍኖ ሊገድለኝ ሁላ ይችላል በጣም መጥፎ ነው። የከሰል ሽታ ብዙ ሰው አፍኖ ያውቃል። እና ከሰሉ እንዳለ ፍሙ ሲታይ ጥቁሩ አልቆ ፍሙ ሲታይ። እቤት አስገባለሁ ከዛ ቡናዬን እቆላለሁ። ከዛ እፈላለሁ እኋዬን እጥዳለሁ እጨምራለሁ ከዛ እሰራራለሁ ማለት ነው። ለምጣድም ከሆነ እንደዛው እያየይዤ ከዛ ፍሙን እጨራለሁ። አንዳንዴ ፍሙን ከሰል አደርገዋለሁ እነማነደውን እፍም ማለት ነው። በጣም አሪፍ እንጨት ወፍራም እንጨት ከሆነ ለከሰል መልሼ እጠቀመዋለሁ። ሳነድ የእንትን ፍም የሆነ የለ ፍሙን እንደገና በውሃ ሳጠፋው ወደ ከሰል ይቀየራል። ከዛ ውሃው ከከሰልነት አሁንም ይነዳል። እንትን መጀመሪያ እንጨቱን እንደሰራሁበት ከዛ ከሰሉ ይነዳል ከዛ እሱንም እጠቀማለሁ። ብዙ ነገሮችን እጠቀማለሁ እሳት አነዳለሁ ማለት ነው። እሳት ለማንደድ አሁን አሁን ፕላስቲኮችን እጠቀማለሁ ሃይላንድ አለ ለምሳሌ ውሃ የምንጠጣበት እሱ ፕላስቲክ ስለሆነ በጣም ይቀልጣል እጄ ላይ እንዳይቀልጥ። በእንጨት በራሱ በእንጨት አስገባና ከዳኑን ከፍቼ ውስጡ አስገባና አንጠልጥዬ እሱን በማያያዝ እንዲህ ወደ ላይ ከፍ አድርጌ እጄን እንዳያቃጥለኝ እሱን እያንጠባጠብኩበት አያይዛለሁ ማለት ነው። ከዛ ቶሎ ይቀጣጠልልኛል። በብዛት እምቢ ካለ ደግሞ ወይ ጋዜጦች አሉ። የመጽሐፍ ወረቀቶች ምናምን በእነሱም አያይዛለሁ እነሱ ደግሞ ብን ብለው ይጠፋሉ። ብዙ ጊዜ ስለዚህ። ጠንከር ያለ ወይም በፌስታል ምናምን አሁን ፌስታል እንደውም ተከለከለ። ሰው ራሱ እየጮኸ ነው በጣም ምክንያቱም በጣም ወድናቸው አሁን የሚሸጡት። ሰባ ብር ይላሉና እነሱን ደግሞ ለማያያዣነት መጠቀም የባሰ ኪሳራ ስለሆነ። አሁን ምን እንደምንጠቀም ራሱ አማራጭ እኔ አላውቅም አልተቀመጠልንም እስካሁን እና። እስከዛሬ የምንጠቀምበት ሂደት የማያይዘውም በዚህ ነው። እሳት በጣም ነው የማነደው በጣም ይያያዝልኛል። ግን ጭሱ በጣም ያስቸግራል በጣም ያስጠላል። ገጠር አካባቢ ደግሞ ሁሌ የሚሰሩት በእሳት ስለሆነ እኔ በጣም ነው የሚያሳዝኑኝ ለእነሱም። እና በጣም አን

የምትወደው መጠጥ ምንድነው? የምወደው መጠጥ ውሃ በጣም እወዳለሁ ምክንያቱም ለጤንነት ጤናዬን ለመጠበቅ ብዙ ነገሮችን ለማድረግ ውሃ በደንብ ይመቸኛል። ውሃ ደስ ይለኛል። ምክንያቱም ብዙ ነገሮችን እንትን እላለሁ ይከላከላል ኩላሊት ያጸዳል። በጣም ብዙ ነገሮችን ውሃ ለመጠቀም በጣም እጓጓለሁ ምክንያቱም ውሃ ብዙ ነገሮችን ያጸዳልናል። በሽንት በሽንት ያወጣል በሽታዎችን ምናምን ያው

የስራ ምኞቶችህ ምንድን ናቸው? እኔ የስራ ምኞቴ በጣም አሪፍ ስራ ለኔ ለውጥ የሚያሳይ ለኔ የሆኑ ለቤተሰቦቼ ጥሩ ደረጃ የሚያደርሰኝን። ጥሩ ስራ በቃ ለህዝቡም የሚጠቅም ለሀገሪቷም የሚጠቅም ቆንጆ ስራ ነው። የኔ ምኞት የተሻለ ስራ ካለሁበት የተሻለ ስራ ማግኘት። የተለያዩ ነገሮችን መስራት። በጣም የሚጠቅሙ ነገሮችን ለኔም ለወደፊቴም መሻሻያዬን የማደርግበት። ምናምን እና የብዙ ናቸው የሰራ ምኞቶቼ ንግድ ንግድ መስራት እመኛለሁ። የተለያየ ወይ የልብስ ቤት ምናምን ከሌላ ቦታ እያመጡ መሸጥ። የተለያዩ ነገሮችን መነገድ ምኞቴ ነው። እና በጣም ብዙ አይነት ስራ ብሰራ ደስ ይለኛል። ብዙ አይነት ምኞቶች አሉኝ። የሚያዋጣኝን ስራ እዚህ አካባቢ ምንድነው የሌለው ብዬ አይቼ እጥረት ያለውን ነገር ከሌላ ቦታ እያመጡ መስራት ምናምን የጎደለው። ምንድን ነው የሚያዋጣኝ በስንት ብገዛው እዚህ አምጥቼ ስንት እሸጣለሁ የሚለውን? እሱንም አይቼ አገናዝቤ እንደዛ ከዛ ከዛ አምጥቼ መነገድ ማትረፍ። በህጋዊ መንገድ አስፈቅጄ ምናምን እንደዛ መስራት ደስ ይለኛል

በሰአት የምትደረስ ሰው ነህ? አዎ በሰአት እደርሳለሁ የምገኝበት ቦታ በሰአት የተቀጠርኩበት ቦታ በሰአት ነው እምገኘው ምክንያቱም ቀጠሮ ማክበር እወዳለሁ። የተጠራውበት ቦታ በሰአት መገኘት ስለምወድ በሰአት ነው እምደርሰው ብዙ ጊዜ ሰዎች ቀጠሮን ባለማክበራቸው እስከመጣላት ምናምን ይደርሳሉ ሰዓት ደግሞ ክብር ነው አይገኝምም አይመለስም። አንዴ ካመለጠ እና እሚመለስ ነገር እሚገኝ ነገር ስላልሆነ ሰዓት አከብራለሁ በጣም ሰዓትን አክብሬ ነው እምገኘው። እንዲያውም አንዳንድ ቦታ ሰዓት ካለመከበሩ የተነሳ እኛ አካባቢ። ሰባት ሰዓት ከሆነ ፕሮግራሙ ስምንት ሰዓት። ሰባት ሰዓት ከሆነ ፕሮግራሙ ስድስት ሰዓት ተብሎ ይጠራል። ዘጠኝ ሰዓት ከሆነ ደግሞ ስምንት ሰዓት። ያ ማለት እስከሚመጡ ድረስ ፕሮግራሙ ሰዓት ይደርሳል ለማለት ነው። እንደዛም ሆኖ በጊዜ ላይገኙ ይችላሉ። ስለዚህ ሰዓት ማክበር በጣም ግዴታ ነው። ይሄ ሰዓት ማክበርም ደግሞ የስልጣኔነት ምልክት ነው። ብዙ ጊዜ ሰዓት እማያከብሩ ሰዎች ራሳቸውን ክብር እንዲያዩላቸው እሚሰሩት ምክንያቱም አሁን እኔ ሰዓት አከብራለሁ። ይገኛል ራሴም ሰዓት ስለማከብር ሌሎችም ሰዓት እንዲያከብሩልኝ በጣም እፈልጋለሁ። እና በስራ ቦታም በተለያዩ በንግስ ግዜም በፕሮግራምም በተለያዩ ፕሮግራሞች ላይ። ሰዓት በጣም አከብራለሁ መከበርም አለበት። ምክንያቱም ሰዓት ካለፈ አይገኝም በጣም ውድ ነገር ነው። በምድር ላይ ሰዓት ማለት ውድ ነገር ነው። የሰው ልጅ መተካት እማይችለው ነገር አንዴ ያለፈን ነገር መመለስ እንደማንችለው። ካለፈ ጊዜ ያልፋል ጊዜ ካለፈ አመታት ያልፋሉ። ስለዚህ ሁሉም ነገር በሰአት ስለሚሆን ጊዜያቶችም እሚቀየሩ ሰዓት ተቆጥሮ ቀን ተብሎ ቀን ተብሎ ደግሞ ወር አመት እንደዛ ሳምንት እያልን ስለምንቆጥር። ስለዚህ እማይመለስ ነገር ስለሆነ ሁሉንም እያንዳንዷን ሰዓታት። በጥሩ ነገር መጠቀም። በየ አላስፈላጊ ነገር አለማሳለፍ። እና አሪፍ ነገር በማድረግ ሰአታችንን በማክበር እሚጠቅመንን በማድረግ። ሰዓትን መጠቀም እና ሰዓትን ማክበር ደስ ይለኛል

መብረቅ እፈራለሁ አዎ። መብረቅ በጣም ያስፈራል። ምክንያቱም መብረቅ ሲመታ እኛ አካባቢ መብረቅ ሲወርድ ማለት ሰይጣን መብረቅ ጋር እንትን እስከ መግደል ህይወት እስከማሳጣት ድረስ ሊደርስ ይችላል። መብረቅ እፈራለሁ መብረቅ በጣም አደገኛ ነው። ምክንያቱም አሁን የዝናብ ጊዜ ምናምን ነው የሚኖረው በአብዛኛው አሁን ላይ የለም። እኔ አጋጥሞኝ አያውቅም አይቼ አላውቅም ሲወርድ ግን በጣም ነው የሚያስፈራው መብረቅ። ቤት ውስጥ ሁላ ይገባል አንዳንዴ ሰው አለና የድሮ ሰዎች መሬት ውስጥ ሲገባ ወርቅ ነው ይላሉ ግን አላውቅም። ሙሉ መረጃው የለኝም። እና ሰዎች ላይ ሲወድቅ ደግሞ ሰዎች እንትን ይሄ አፈር ውስጥ ይቀበራሉ ከነፍሳቸው ጋር ላይ ቶሎ አፈር ውስጥ ይቀበሩና። እንዲህ ከአንገታቸው በላይ ብቻ እየተነፈሱ ትንሽ ወይ ትንሽ ጊዜ ይቆያሉ። አፈሩ ውስጥ ከዛ በኋላ ነፍስ እና ከባድ ነው በጣም የሚያስፈራ ነገር ነው። በጣም በትልልቅ ዛፍ ባለበት ቦታ የሆነ ጫካ ውስጥ ምናምን ትልቅ ዛፍ ዋርካ ምናምን ባለበት ቦታ በብዛት ይወርዳል። ለምሳሌ ሀይለኛ ዝናብ ሲዘንብ በጣም ዶፍ ሲሆን ምናምን በጣም እኔ ይጮህ ይጮህና መጀመሪያ ከዛ ይወድቃል ማለት ነው። ብዙ ጊዜ ከተማ ውስጥ ምናምን ቤት ባለበት አካባቢ እንዲሁም ሜዳ ላይ አይወድቅም። እንጨቶች ጋር ትልልቅ ህንፃ ያለበት ጋር ምናምን ነው የሚወድቀው እና እሱም። ሰውን ካገኘ በጣም ከባድ ነው የሚሆነው በጣም ከባድ ነው። ምክንያቱም ብዙዎቹ አሁን እንዲህ ያስደነግጣል ምናምን ሰው ላይ ከወደቀ እና ስለሚደነግጡም ወይ ቶሎ ቀልጣፋ ሰው ካለ ወዲያው ቆፍሮ መቅበር ከዛ ፊታቸውን ማውጣት እንደዛ ሊድኑ ይችላሉ አለበለዚያ ግን በጣም ከባድ ነው። ሰውነታቸውን እስር መስራት አይችሉም ሰውነታቸው በድን ነው የሚሆነው። በቃ መንቀሳቀስም ምንም አይችሉም። ምንም ሰውነታቸውን እንዳይሰራ ነው የሚሆነው እና በጣም ከባድ ነው። ሰውነታቸውን ማዘዝ አይችሉም እንደፈለጉ መውጣት መራመድ ምንም አይችሉም። እና እሱ ወዲያውኑ መፍትሄ ካልተገኘለት በህክምናም በምናምን ምንም መፍትሄ የሌለው ነገር ነው ይሄ። ስለዚህ በጣም ከባድ ነገር ስለሆነ በጣም ነው የምፈራው። ዝናብ ሲዘንብ እንዲያውም እኔ ቤት ነው የምደበቀው ድምፁን ራሱ ስሰማ በጣም ነው የሚያስፈራኝ እና በጣም ነው የምፈራው

መዋኘት ትችላለህ? አዎ መዋኘት እችላለሁ መዋኘት ሲደብረኝ ምናምን መዋኘት እዝናናለሁ መዋኘት በጣም ያስደስተኛል። ውሃ ውስጥ መዋኘት። የተለያዩ ስሜትን ይቀያይራል ድብርት ከድብርት ያወጣል ለጤናም በጣም አሪፍ ነው ሰውነታችን እንዲፍታታ ስለሚያደርግ። መዋኘት በጣም አሪፍ ነውና መዋኘት ልምድ አለኝ በጣም የምወደው ነው መዋኘት። ሲደብረኝ የሚያዝናናኝ ምናምን ነው። እና በጣም ነው የምወደው።

ምን አይነት ሙዚቃ ትወዳለህ? እኔ የምወደው ሙዚቃ በጣም ሙዚቃ አዳማጭ ነኝ የሙዚቃ ደስ ይለኛል መልእክቶችን በጣም አዳምጣለሁ። እኔ ብዙ ጊዜ ለስለስ ያለ ሙዚቃ ስለምወድ የድሮ ዘፈኖችን ምናምን ነው የምወደው። ምክንያቱም አሁን ላይ አሁን ላይ ያሉት ሙዚቃዎች ብዙም እንትን አይሉም። ዝም ብለው ጨብ ጨብ ጨብ ጨብ ነው የሚለው እና። ብዙም መልእክቱም ምኑም ምንም ደስ ስለማይል የድሮ ዘፈኖችን በጣም አዳምጣለሁ አዳማጭ ነኝ። በጣም የፍቅር ዘፈኖች ስለ እናት የሚዘፈኑ። ስለ ሀገር ታሪክ ስለ ብዙ ነገር የድሮ ዘፈኖች አሉ። እና በጣም በቃ መልእክታቸው የሆነ መጽሐፍ ያለ እንደ መጽሐፍ የሆነ አንዳንድ ሙዚቃዎች አሉ። መልእክታቸው ከባድ ራሳቸው ራሱ የሆነ ትምህርት አላቸው። በሙዚቃ ውስጥ በጣም የተለያየ ትምህርት ያስተላልፋሉ። መልእክታቸው ከባድ ነው። እና ብዙ አይነት ስላለ በጣም ነው የምወደው። ሙዚቃ በጣም አዳምጣለሁ ብዙ ጊዜ። ሲደብረኝም ስንዝናናም እዚህ አካባቢ አሁን ብዙ ነገር ሲያከናውኑ ልብስ ሳጥብ ምናምን ሙዚቃ እከፍታለሁ። እና ምንም ሳይመስለኝ ሳይታወቀኝ አጥቤ እጨርሳለሁ እያዳመጥኩ እየዘፈንኩ አብሬ እየተዝናናሁ ምንም ሳይመስለኝ ስራዎቼን ሁላ እጨርሳለሁ። ወክ ሳረግ ብዙ ጊዜ ኤርፎን በኤርፎን ሙዚቃ እያዳመጥኩኝ እየተዝናናው ብዙ መንገድ እሄዳለሁ ይሄም በጣም አሪፍ ነው። ለጤንነት ለአቋሜ ለሰውነቴ ሁላ በጣም አሪፍ ነው። ምክንያቱም ሳይታወቀኝ ረጅም መንገድን ተጉዤ አገኘዋለሁ እና በጣም ነው የምወደው። የተለያዩ ሙዚቃ አይነቶች አሉ በቋንቋ ምንም እኔ ክላሲኩ ይመቸኝ እንጂ ምንም ችግር የለውም ሁሉንም አዳምጣለሁ። አንዳንዶቹ ዜማቸው በጣም ደስ የሚሉ አሉ። የውጪዎቹ ራሱ ምንም ቋንቋቸውን ሳናቅ እንዲሁ እንደ ሙዚቃ መግባቢያ አይደለ። እንደዛ ዘፈኖችን በጣም እወዳለሁ። በጣም ነው የማዳምጠው ብዙ አሉ የምወዳቸው ዘፈን

"ስንት ኢሜል አለክ?" እኔ የምጠቀመው አንድ ኢሜ ኢሜል ነው ምክንያቱም በአንድ ኢሜል ብዙ ነገር ማድረግ እችላለሁ። ምላላከውን መላላክ እችላለሁ፣ የምቀበለውንም እንደዛው ከየቢሮ ስራዎችን ምናምን መላላክ እችላለሁ። የተለያዩ ስራዎችን መስራት እችላለሁ በኢሜል መልእክቶችን መላክ እችላለሁ ስለዚህ አንድ ኢሜል ከበቂ በላይ ነው እኔ በደንብ ከተጠቀምኩበት ትርፍ ኢሜል ምንም አያደርግም። ምክንያቱም ኢሜል ሲበዛ ለ ለሌሎች እድሎች ለመጋለጥም፣ ለመሰራቅም ከፍተኛ ነውና ክፍተት መፍጠር ስለማልፈልግ በአንድ ኢሜል ነው የምጠቀመው። ምክንያቱም ሁለት ኢሜል ምንም አያደርግልኝም እኔ ማንነቴን ስለሆነ የሚፈልገው አንድ እና አንድ ከድሮ የሚያቀኝ ሰው በአንድ ኢሜል ነው። ከቀየርኩኝ ሰዎችም ሊያጡኝ ይችላሉ። ሰው በፈለገው ጊዜ እንዲያገኘኝ ምክንያቱም ሁለት ከተጠቀምኩ አንዱን አንዱን እየተጠቀሙ ሌሎቹ ደግሞ በዛኛው የሚያውቁኝ ይኖራሉ። ያኛውን ደግሞ ሳይ እሄኛው እዚህ ላይ የተላከልኝን ላላይ እችላለሁ። ስለዚህ ወይ እዛኛው ላይ ያለው ያመልጠኛል ያኛውን ሳይ ይሄ ያመልጠኛል ሁለት ቦታ ከምሯሯጥ፤ በአንድ ከፍቼ ሀሳቤን ሰብስቤ አንድ ኢሜል እንዳለኝ ሁሉም ሰው ስለሚያውቅ በአንድ ኢሜል መጠቀም እችላለሁ ማለት ነው ሁሉንም ነገር የስራውንም ጉዳይ ስለ ስለሚወያዩ ውይይቶችም ካሉ አሁን ብዙ ጊዜ ትምህርት ቤት ላይ ምናምን የቤት ስራዎችን አሳይመንትም የምንሰራው በእንትን ነው በኢሜል ነው የምንለከው እና እሱንም ለመላክ ምናምን ኢሜል እጠቀማለሁ በጣም በብዙ ነገር እጠቀማለሁ ለተለያዩ አማራጮችም ኢሜልን እጠቀማለሁ። ግን አንድ እና አንድ ኢሜል ነው ያለኝ። ሁለት ሁለት እና ከዛ በላይ የሚጠቀሙ ይኖራሉ፤ ግን እሱን እኔ አልመክርም ምክንያቱም አንድ ኢሜል በቂ ነው ለአንድ ሰው ብዬ ስለማስብ

ቪዲዮ ጥሪ ታደርጋለህ አዎ ቪዲዮ ጥሪ አደርጋለሁ በቪዲዮ አወራለሁ። ብዙም በቪዲዮ የማደርጋቸው ነገሮች አሉ ስብሰባዎች አንዳንዴ እኛ አለቆቻችን ሩቅ አገር ስላሉ ስብሰባዎችን በቪዲዮ እናደርጋለን። የተለያዩ ነገሮችም ስልጠና ሲሰጠንም በቪዲዮ ስልጠና ይሰጠናል። እሱንም የሚሰጠን ሊንክ አለ በሊንክ ገብተን ከዛ ቪዲዮ ከፍተን ስልጠናዎችን እንወስዳለን። የረጅም ሰዓት ስልጠና እንወስዳለን አንዳንዴ ከሶስት ሰዓት በላይ ራሱ። ላወራ እችላለሁ በቪዲዮ ቁጭ ብለን እናዳምጣለን እንወያያለን የተለያዩ ሀሳቦችን ይነሳሉ። እሰማለሁ ብዙ አይነት ሀሳቡ ይነሳል ስለ ስራ ይወራል። ስራ ላይ ምን ማሻሻያ እንደተደረገ። የትኛው? ሰራተኛ በደንብ እየሰራ እንዳለ የትኛውን? እንትን እያለ እንዳለ በደንብ ይታያል።

አዳዲስ የስራ ግንኙነቶች ትፈጥራለህ አዎ አዳዲስ የስራ ግንኙነቶች እፈጥራለሁ ከብዙ አዳዲስ የስራ ግንኙነቶች እፈጥራለሁ ምክንያቱም ስራዬ በቀን ከብዙ ሰው ጋር ስለምገናኝ። ይሄም አዳዲስ የሰራ እድሎችን ለመፍጠር ግንኙነታችን ለመፍጠር ይረዳኛል ምክንያቱም ከተለያየ ሰው ጋር እገናኛለሁ ዛሬ ያገኘሁትን ነገ ላላገኘው ስለምችል። ሁሌ ከየተለያየ ሰው ስለማገኝ ሁሌ ያ ሰው ያገኘሁት ደግሞ አዳዲስ ግንኙነት ፈጠርኩ ማለት ነው። እና ዘላቂ ሊሆንም ላይሆንም ይችላል። ግን ከተለያዩ ሰዎች ጋር እገናኛለሁ አዳዲስ የስራ ግንኙነቶችን እፈጥራለሁ። አዳዲስ ሰዎችን ሳገኝ ደግሞ በደንብ አስተናግዳለሁ የሚይዛቸውን መንገድ አያያዜ በጣም ስለሚመቻቸው። አሁንም ሌላ አዲስ እንግዶችን ይዘውልኝ ይመጣሉ። እና እሱ እንደዛ እያለ አዲስ አዲሶቹ አዲስ ይዘው ሲመጡ እንደዛ በትውውቅ እየመጣ በጣም አዳዲስ ግንኙነቶችን እፈጥራለሁ ማለት ነው። ይሄም የሚሆኑበት ምክንያት። አንደኛ ለደንበኞቼ ያለኝ ክብር ሁለተኛ ደግሞ ለስራ ያለኝ ክብር ሶስተኛ ሰውን በስነ ስርዓት ስለማስተናገድ እና በስርዓት ስለምላቸው። ነገ አዲስ ግንኙነት ለመፍጠር የተለያዩ ሰዎችም ያንን እየሰሙ ዝና እያጠኑ ይሄን እንትን የገዛከው ምክንያቱም በስራ ቦታ ሊሆን ይችላል። በተለያዩ ቦታዎች ሊሆኑ ይችላሉ እና አሁን ለምሳሌ እቃ የምሸጥ ከሆነ እኔ ይሄን እቃ ከየት ገዛከው እንደት ገዛሁ በጣም ጥሩ ሰው ነው። ምናምን ብለው ያ ሰውም ሌላ ሰው ሌላ አዲስ ግንኙነት እንድፈጥር ይረዳኛል ማለት ነው። አሁንም ሌላ አዲስ ግንኙነት እፈጥራለሁ ማለት ነው። ስለዚህ አዳዲስ የስራ ግንኙነቶች በጣም ሁልጊዜ ይከሰታሉ ሁሌ በሚባል ደረጃ። ሁሌ አዲስ ሰው ነው የምንፈልገው የስራችን ባህሪም እንደዛ ነው። ምክንያቱም አዲስ ሰው ፈልገን በእኛ ስር ወኪል ማድረግ እንችላለን እኛ የምንሰራውን ስራ እንዲሰሩ ስለምናደርግ። ሁሌ ተለያየ ሁሌ እኛ ባለንበት ሁላ አገልግሎታችን እንዲኖር አዳዲስ ሰዎችን እየፈለግን እነሱም ማሰልጠን። ባለፈው ያለፋቸውን ይሄን እድል ማግኘት ያልቻሉ ሁሌ አዳዲስ ሰዎች ፈልገን መልምለን ስለምናወጣ። በብዛት ብዙ ጊዜ ግንኙነቶች ይኖሩናል ማለት ነው። ስራ ውስጥ ቢያንስ በወር ከአርባ እና ከሠላሳ ሰው አዲስ ሰው በላይ ግንኙነቶችን እንፈጥራለን ማለት ነው። ለአዲስ ስራ ስራውም በቀልጣፋ ሁኔታ እንዲሄድልን ግዴታ ቢሮ ውስጥ ቁጭ ብለን። ብቻ ሰው ጋር የምንገናኝ አለን ስለዚህ ይሄ ደግሞ ሳንወድ በግድ አዲስ ሰው ለማየት እንገደዳለን ማለት ነው። ይሄ ማለት ደግሞ ሁሌም አዳዲስ ሰው ማየት እንችላለን። የሰውን ባህሪም እያየን እንሄዳለን ምን አይነት ፀባይ እንዳለ የተለያየ ሰው ጋር ስለምንሄድ። ሁሉንም ነገር በአንድ እንለምዳለን እየተግባባን በሄድን ቁጥር እየተለመደን እንሄዳለን።

በእጅ መሸመን ታዉቃለህ አዎ በእጅ መሸመን አውቃለሁ በእጅ የተለያዩ ስራዎች ይሰራሉ በእኛ አካባቢ ለምሳሌ የእጅ ጥልፍ ዳንቴል ይሰራል ዳንቴል ማለት የሆነ እንጄራ ላይ የሚለበስ ምናምን ወንበር ላይ ትንሽ ጣልጣል የሚደረግ ትንንሾች በጣም የሚያማምሩ በጌጣጌጥ ያዋ የተዋቡ ይሰራል ሹራብ አሰራለው ሹራብ ማለት ከክር እንደዚሁ ዳንቴል ከሚሰራበት ክር የብርድ ሹራቦች ወፈር ያሉ ሹራቦች ይሰራሉ። በጣም ብዙ አይነት ስራ ነጠላ ቱታዎች ኮፍያ ብዙ አይነት እሰራለው ምክንያቱም በእጄ ብዙ ነገሮችን እሰራለው እዚህ ቤቴ ቁጭ ብዬ ስልጠናዎቹንም ምወስደው ደግሞ ከተለያዩ ማህበራዊ ሚዲያ ላይ ሰርች አርግቼ ከእነሱ ላይ በማየት እና ስልጠናዎችን በመውሰድ በእጅ መሸመን አሁን ምንም አይከብደኝም እለሁ መጀመሪያ አካባቢ ስጀምረው በጣም ከብዶኝ ነበረ ምክንያቱም እጄ እኔ እንትን በእጄ መስራት ብዙም አልችልም እጅ ስራዎችን ሰርቼ አላውቅም እና አሁን ላይ ግን ሙሉ ስልጠናውን ስለወሰድኩኝ በጣም በሚያምር የሚያማምሩ ነው የምሰራው እንደውም ብዙ ሰው ራሱ ያዘኛልና ትእዛዛትንም መስራት ጀምሬያለው። በጣም የሚያማምሩ ሽራቦች የአገልጋ ለብስ ምንጣፍ ምናምን የተለያዩ ለትልቅ ሰውም የምሆን ከላይ የሚደረብ ኮቶች እንደገና የጆሮ ጌጦች ፀጉር ላይ የሚታሰሩ ትናንሽ ጌጣ ጌጦች ፀጉር ማሰያዣ በጣም በእጅ የተሸመኑ በጣም በእጅ እስከማይመስሉ ድረስ እስከማይታመን ድረስ የተለያየ ጌጦችን እሰራለው በጣም የሚያማምሩ አሁን እንደውም ማሽን መጥቷል ለራሱ የሚሰራ ማሽን መጥቷል።

በጀት ታስተዳድራለህ አዎ በጀት አስተዳድራለሁ ወደ ያው ቲሚኒሽ ባጀቶች ቢሆኑም እኔ ስራ ያለው ደል በጀት አስተዳድራለሁ። እየተለያዩ በጀቶች አሉ መኒ ስር የሚወጡት እኛ አሁን የሚከፈሉ ለልጆችም የሚከፈሉ ለቀን ሰራተኛም የሚከፈሉ ብዙ አይነት በጀቶች አሉና። ሁሉም ተከፋፍለን ተከፋፍለን ስለምንሰራ እኔ ጋር የሚደርሱት አሉ እኔ ጋር በጀቱ በጀቶችም አሉ። እንደገና ድርጅቱ የተለያየ በጀት ነው የሚበንጭተው በአመቱ ውስጥ ብዙ አይነት የስድስት ወር ፍጻሜ አለ። ብዙ አይነት ባጀቶች አሉ። ስለዚህ ባጀት ይባጀታል ለስራውም በጣም ለማስኬድም ቀልድ ለስራው የሚጠቅመውን ነገር ለማስኬድ መጀመሪያ ግዴታ ስለሚያስፈልግ መጀመሪያ። በጀት እኔ ሳልሆን ድርጅቱ ባጀት ይበጀታል

የመንገድህን ስም ታውቃለህ? የመንገዴን ስም በደንብ አውቃለሁ ምክንያቱም መንገዴን ካላወቅክ ወዴት እሄዳለሁ መድረሻዬን አላቅም ማለት ነው እና ብዙ ጊዜ መንገዴን አቃለሁ እንደውም ከቤት ሳሎን ነሳ ነው መንገድ የማውቅ ያለብኝ ምክንያቱም የምሄድበትን ካላወቅኩኝ የም የምደርስበትን አላውቅም ማለት ነው እና የምሄድበትም በደንብ አውቃለሁ መንገዴን አቃለሁ አላማዬን አቃለሁ አስተካክዬን የምወጣው የት እንደምሄድ አስቤበት ስለማውቀው ነው የምወጣው እንጂ ዝም ብዬ መንገዴን ሳላውቅ ብሄድ ምንም ከንቱን ዝም ብዬ ብሄድ መድረሻ የለኝም ማለት ነው ምንም አላማ የለኝም ወይ ቅድም ካለ እንደዚህ እቅድ ካላወጣንም ወይ ዝም ብለን ስሰራ ምንም እንትን ጥቅም አይኖረውም ማለት ነው መጨረሻ ላይ እና እንደ እንትን እያለንኩኝ